እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በፊት ሰላም ይቀድማልና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠየቁን በድምጽ አሰምቼ በማንበብ ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን። ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያንንገራግራሉ ሌሎቹ ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ ፀሀይ በጣም ትቃጠላለች ታቃጥላለች ለማለት ነው። ሙቀቱ ይበዛል መዘግየቱ ያበሳጨኛል። ለስብሰባዬ ዘግይቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳሉ። ይላል እንግዲህ። ጥሩ ነው እንግዲህ በዚህ አንቀጽ ውስጥ ሊተላለፍ የተፈለገው ዋና ጭብጠ ሀሳቡ ምንድነው? የሆነ ጉዞ ያሰበ ስብሰባ ላይ እንግዲህ ስብሰባ እንዲታደም የፈለገ ሰው ኖሯል ነገር ግን። በቃ ትራፊኩ በጣም እንደተጨናነቀ እና እንደዚሁም መኪኖቹ ርዣዥም ሰልፍ እንደያዙ በዚህም ችግር ምክንያት ደግሞ ስብሰባው ላይ በሰአት መድረስ እንደማይችል እና ዘግይቶ እንደሚ እንደሚደርስ ነው። የሚናገር እንደገና ደግሞ እንዲሁ ፀሀይ በጣም ሙቀቷ በጣም ያቃጥላል ወይም ደግሞ ሀሩራማ ሰዓት እንደሆነ ያመላክታል ማለት ነው። ኦልሞስት እንግዲህ ምናልባትም ከምሳ ሰዓት ነው ማለት ነው። ሰዓቱ ወይም ቀጠሮ። ስለዚህ በዚህ ምክንያት ደግሞ ሰዎች እየተጨቃጨቁ ናቸው የተወሰኑት ዝም ብለው ያዳምጣሉ የተወሰኑት ደግሞ ይጨቃጨቃሉ ይላል። ማለት ብፁ በቃል አላስፈላጊ የሆነ ድምጽ እየተፈጠረ ነው ነው የሚል። ያ ያንቀጹ ሙሉ ሀሳብ ይህንን ይመስላል። ግን እስኪ አሁን ደግሞ አንድ በአንድ አረፍተ ነገሩን እያነበብን በተጨማሪ ትንታኔ የምንሰጥ ይሆናል ማለት ነው። ወደ ትንታኔው። ዛሬ ትራፊክ በጣም ይበዛል ይላል እሺ እንግዲህ የትራፊክ መጨናነቅ አለ እያለን ነው። ለሰአት ያህል አልተንቀሳቀስንም ምክንያቱም በዚህ ትራፊክ በጣም በመጨናነቁ ምክንያት ለሰአታት ያክል ምንም እንቅስቃሴ አይደረግም ነበር። በቃ መኪኖቹ ዝም ብሎ ቦታቸውን እንደያዙ ቆመዋል ማለት ነው። እንግዲህ የተፈጠረበት ራሱን የቻለ ምክንያት ሊኖር ይችላል ያ ምክንያት ከተገለጸ። ያንን ማብራሪያ ይሆናል ካልተገለጸም እንግዲህ በምን ምክንያት እንደሆነ ትራፊክ እንደተጨናነቀ ይኸው በዚሁ ይቀራል ማለት ነው። ስለዚህ መኪናዎች ረጃጅም ወረፋ ፈጥረዋል ትክክል ነው ሁሉም እየጮሁ ናቸው ፒዩ ፒዩ ፒዩ የሚል ድምጽ እየፈጠሩ ናቸው። መንገድ ይክፈቱልን። ለማለት ነው ግን መንገዱ አልተከፈተም ጥቅጥቅ እንዳሉ እንደ ሰልፍ ይዘው እንደቆሙ ናቸው ነው የሚለን ግን ማድረግ የሚችሉት ነገር የለም። አዎ ምንም ድምጽ እየሰሙ ቢጮሁም እንኳን ምንም አዲስ ነገር የተፈጠረላቸው ነገር የለም መንገዱ አልተለቀቀም እያለ ነው። ሰዎች አንዳንዱ ያንገራግራሉ። አንዳንድ ሰዎች ሰዎች አንዳንዱ ያንገራግራሉ ማለት አንዳንድ ሰዎች በዚህ ለምን እንደዚህ ሰልፍ ይሆናል? ምናምን ይሄ ትራፊክ ለምን አይለቀቅልንም? ምናምን እያሉኝ ይጨቃጨቃሉ እያለን ነው ሌሎቹ ሙዚቃ ያደምጣሉ ሌሎቹ ደግሞ እኔ ምን አገባኝ እንግዲህ ሲለቀቅ እንሄዳለን በማለት። በቃ መኪናቸውን አቁመው ኤርፎን በጆሯቸው በመሰካት ሙዚቃቸውን እያዳመጡ ናቸው ማለት ነው። ምንም ችግር የለባቸውም። እነዚህ አይነት ሰዎች ደግሞ ምክንያቱም የሚያስቸኩላቸው ነገር ያን ያህል ላይኖር ይችላል። እኔ ውጭ እመለከታለሁ እሱ ይሄ ይሄንን ሀሳብ የሚናገረው ሰውዬ ደግሞ ግማሾቹ ይጨቃጨቃሉ ግማሾቹ ሙዚቃ ያዳምጣሉ። ይሄ ሰውዬ ደግሞ እንግዲህ ምንድነው? አንገቱን አስወጥቶ ወይም በመስኮት ሊሆን ይችላል ዝም ብሎ ውጭ ውጭዉን ዝም ብሎ የሰውን እንቅስቃሴ ይመለከታል ማለት ነው። ስለዚህ ፀሀይ በጣም ትቃጠላለች ይላል። ምናልባትም ሰዓት አከባቢ ላይ ነው ማለት ነው። ሙቀቱ ይበዛል ይላል በጣም እንግዲህ ይሄ ከሰአት በኋላ እንደሆነ እንግዲህ ሰአቱን ያመላክታል ማለት ነው። መዘግየቴ ያበሳጨኛል ይላል አዎ ምክንያቱም በዚህ በትራፊክ ምክንያት መዘግየቱ በጣም እያናደው ነው ማለት ነው። ለስብሰባዬ ዘግይቼ ደርሳለሁ ይላል። እንግዲህ በመዘግየቱ ስብሰባው ላይ ቶሎ ሊገኝ እንደማይችል ነው እንግዲህ የሚያመላክተው ማለትም በትራፊክ በትራፊክ ፍሰቱ ምክንያት ቶሎ መንቀሳቀስ ስላልቻለ ማለት ነው። መልእክት መላክ አለብኝ ይላል እንግዲህ ምናልባትም የዘገየበትን ምክንያት በመልእክት መልእክቱን ማድረስ መቻል እንዳለበት ያትታል። ትራፊክ ከተማው ችግር ነው ይላል። ከተማው ላይ እንግዲህ የትራፊክ ችግር እጅግ በጣም ሰላሙን ነስቶታል ማለት ነው። ትግስት ያስፈልጋል። እንግዲህ ለመንቀሳቀስ ይሄንን ትራፊክ የተጨናነቀበትን መስመር በትግስት እንግዲህ ታግሰን ካልሆነ ምንም የምናመጣው ነገር የለም እያለ ነው። በመጨረሻ ይንቀሳቀሳል ይላል እንግዲህ ሁሉ ነገር ካለቀ በኋላ ምናልባትም መኪኖቹ ሊንቀሳቀሱ ይችላሉ እያለ።

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ለማንም ቢሆን ሰላም ነውና ትልቁ ነገር እኔም እንግዲህ ከምንም በፊት ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን በድምጽ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እናዳለን። የእለት ምሳ ጊዜ መጣ ከ ከቢሮ እወጣለሁ አንዳንድ ጊዜ ከካፍቴሪያ እበላለሁ ዛሬ ከቤት አምጥቼ ነው እናቴ እንጀራና እናቴ እንጀራና ወጥ ፈጥራለች የማይክሮ ዌቭ እሞቀዋለ በወደድሁ በወደዳው ቦታ ተቀምጫለሁ በወደድኩት ለማለት ነው። በወደድኩት ቦታ ለማለት ነው በወደድኩት በወደድኩት ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶቹ ስላጋጠሟቸው ነገሮች ይዘክራሉ ሌሎቹ ለቀልዶች ይነግራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላለ ስላልባት አሳት አንድ ስላልባት ከዚያ ወዲያ ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው። ይላል። እሺ እንግዲህ ይሄንን አረፍተ ነገር እንግዲህ የተለያዩ አረፍተ ነገሮች ናቸው። በአንድ ላይ እንደ አንድ አንቀጽ ሆነው የመጡት ነገር ግን ብዙ ጊዜ እንግዲህ ከምሳ ጋር በተያያዘ የሚያወሳ ይመስላል። ነገር ግን የተለያዩ ሀሳቦች ናቸው። አንድ አንቀጽ ነው ለማለት ይሄ ያስቸግራል። ምክንያቱም አንድ አንቀጽ ስለአንድ ርዕሰ ጉዳይ ብቻ ነው። የሚያወራ ይሄ ግን የተለያዩ ርዕሰ ጉዳዮችን ነው የሚያወራ። ምክንያቱም ስለምሳ ያወራል እንደገና ደግሞ ማይክሮዌቭ ገብቶ ደግሞ ሌላ ሀሳብ ያመጣል። እንደገና ደግሞ ብቻ የተለያዩ ሀሳቦች ስለሆኑ አንድ አንቀጽ ነው ለማለት ይከብዳል። አይቻልምም። እንደገና ከዚህም በተጨማሪ ደግሞ እያንዳንዳቸው አረፍተነገሮች የቋንቋውን ሰዋ ሰዋዊ ዘዬ አጻጻፍ የተከተሉ ስላልሆኑ እነሱን እንግዲህ አንድ በአንድ እያነበብኩ ማብራሪያ ስሰጥ የዛኔ ማስተካከያ እያረኩ ማለትም የአረፍተ ነገር ማስተካከያ እየሰጠሁበት አሄዳለሁ ማለት ነው። አሁን ወደ ትንታኔው እንሄዳለን። የእለት ምሳ ጊዜ መጣ ይላል የእለት ምሳ ጊዜ መጣ አሁን ይሄ እንደዚህ ትርጉም የለውም ምንድነው? ምናልባት አሁን ሊተላለፍ ሊያስተላልፍ የፈለገው መልእክት ዛሬ በዛሬው እለት ልበል በፈለኩት ምሳዬ መጣልኝ ለማለት ነው። እና የእለቱ ምሳ በጊዜ መጣልኝ መጣ ቢሆን እሺ ሊያስኬድ ይችላል ማለት ነው። ከቢሮ እወጣለሁ ይላል ምናልባት እንግዲህ ከቢሮ ወጥቶ ወደ ውጭ የሚወጣበት ራሱን የቻለ ምክንያት ሊሆን ይችላል። እሺ ውጣ አንዳንድ ጊዜ በካፍቴሪያ እበላለሁ እሺ ምሳ ማለት ነው ወይም እራት ሊሆን ይችላል ወይም ቁርስ። የት ነው ብዙ ጊዜ የምበለው ነገር ግን አልፎ አልፎ ደግሞ ካፍቴሪያ ላይ ልጠቀም ወይም ልበላ እችላለሁ እያለን ነው ይሁን ችግር የለውም። ዛሬ ከቤት አምጥቼ ነው ይላል። አንዳንድ ጊዜ ካፍቴሪ ይመገባል ዛሬ ግን ምንድነው? ከቤት አምጥቼ ነው ሲል ከቤት ምግብ ይዞ መጥቶ ቢሮው ነው እዚያው የሚበላ ማለት ነው። እናቴ እንጀራና ወጥ ፈጥራለች ይላል ፈጥራለች ሳይሆን ሰርታልኛለች ነው መሆን ያለበት ፈጠረች ሳይሆን ሰራች ነው የሚሆነው። ስለዚህ እናቴ እንጀራና ወጥ ሰራች ነው መሆን ያለበት የማይክሮዌቭ እሞቀዋለሁ ይላል። ማይክሮዌቭ እንዴት? ነው የሚሞቀው ይሄ ማይክሮዌቭ ሞቀዋለሁ የሚለው ምንም ይሄ ስህተት ነው። በወደደው በወደደው ቦታ ተቀምጫለሁ ይላል በወደድኩት ነው መሆን ያለበት። ወይም ደግሞ በተመቸኝ ወይም በወደድኩት ነው መሆን ያለበት። ስለዚህ በተመቸኝ ቦታ ወይም ደግሞ በወደድኩት ቦታ ተቀምጫለሁ ተብሎ መስተካከል አለበት። ባልደረቦቼ አብረው እንበላለን ከባልደረቦቼ ጋር አብረን እንበላለን ከባልደረቦቼ አብረው እንበላለን ሳይሆን ከባልደረቦቼ ጋር አብረን እንበላለን ነው መሆን ያለበት። ስለተለያዩ ነገሮች እንነጋገራለን እሺ አንዳንድ ስላጋጠሟቸው ነገሮች ይዘክራሉ። ኦኬ እንግዲህ ምናልባት የሚያጋጥሟቸው ነገሮች መልካም ነገርም ሊሆኑ ይችላሉ። ወይም ደግሞ መጥፎ ነገሮች ሊሆኑ ይችላሉ ዙሮ ስለእነዚህ እርሰ ጉዳዮች እንዘክላለን ማለት እናወሳለን እናወራለን ለማለት ነው። ሌሎቹ ለቀልዶች ይነግራሉ። ሌሎቹ ቀልዶችን ነው መሆን ያለበት ሌሎቹ ቀልዶችን ይናገራሉ እሺ ይህ የእረፍት ጊዜ ነው። ይላል እሺ ይሁን ሰዓት አንድ ስላልባት ይላል ስላልባት። ሰዓት አንድ ስላልዋት የሚል አማርኛ አረፍተ ነገር የለም። ዙሮ ይሄ የተስተካከለ አረፍተ ነገር ስላልሆነ። ይሄ አረፍተ ነገር ትክክል አይደለም ማለት ነው። ከዚያ ወደ ስራ እንመለሳለን። ይላል እሺ ከስራ በኋላ ወደ ማነው? ከምሳ በኋላ ወደ ስራ እንመለሳለን ለማለት ነው። የምሳ ጊዜ አስፈላጊ እረፍት ነው ይላል። የምሳ ጊዜ አስፈላጊ እረፍት ሊሰጥ ይገባል ቢሆን ጥሩ ነው። ያ ማለት ምንድነው? ለምሳ እረፍት አስፈላጊ ነው ለምሳ ጊዜ እረፍት አስፈላጊ ነው ተብሎ ቢስተካከል አረፍተ ነገሩ የተማላና ሙሉ ትርጉም ያለው ይሆን ነበር። ዝሮ ዝሮ እንግዲህ እያንዳንዳቸው አነፍተ ነገር የራሳቸው ክፍተት አለ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

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በፊት ሰላም ይበልጣል እና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ። ቃለ መጠይቁን በድምጽ አሰምቼ በማንበብ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው አሁን ወደ ቃለ መጠይቁ እንሄዳለን። ሙዚቃ ያለ ሁለት ህይወት አይቻልም። በየቀኑ እሰማለሁ። የኢትዮጵያ ሙዚቃ ምርጥ ነው ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ ሲሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ። ከጓደኞች ጋር አዲስ ድምፆችን እንለዋወጣለን አንዳንድ ዘፈኖች ያስቁኛል። ሌሎቹ ደስ ያሰኙኛል ሙዚቃ ስሜትን ይለውጣል ቃላቱ ትርጉም አላቸው። ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው ይላል። ደስ ይላል እንግዲህ ይሄ በቃ የተዋጣለት ወይም ደግሞ የተሟላ አንድ አንቀጽ ነው ማለት ይቻላል። ምክንያቱም ሙሉ በዚህ ውስጥ የተጠቀሱ ጠቅላላ አረፍተ ነገሮች ማለት ነው ስለ አንድ የርዕሰ ጉዳይ ማለትም ስለ ሙዚቃ ምንነት። በቃ ከሙዚቃ ጋር በተያያዙ ያሉ ሀሳቦች ስለሆኑ ይሄ ትክክለኛ አንቀጽ ይባላል ማለት ነው። ሌላ ምንም ስለሌላ ነገር የሚያወራ አንድም አረፍተ ነገር የለም ሁሉም ማለት ነው። ሙዚቃን እና ከሙዚቃ ጋር በተገናኘ ብቻ የሚያስተላልፉት መልእክት ከሙዚቃ ጋር በተያያዘ ስለሆነ። ወጥ የሆነ አንድ አንቀጽ መሆን ይችላል ማለት ነው። እንግዲህ እንደዚህ አይነት ምርት የሆነ አንቀጽ አቅርባችሁ በመጠየቃችሁ። እኔም በዚህ አጋጣሚ ደስ ብሎኛል። ከዚህ በተጨማሪ ምንድነው? እያንዳንዱን አረፍተ ነገር እያነበብኩኝ። እንግዲህ ተጨማሪ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ትንታኔው አንሄዳለን። ሙዚቃ ያለ ሁለት ህይወት አይቻልም ይላል። እዚህ ይሄኛው አረፍተ ነገር እንኳን እንግዲህ ቋንቋውን መሰረት አድርገን እንግዲህ በአማርኛ ቋንቋ ሰዋሰዋዊ ዘዬ ሙዚቃ ያለ ሁለት ህይወት አይቻልም ሲባል ምንም ትርጉም የለውም ያ ማለት ምንድነው? ሙዚቃ ያለ ሁለት ህይወት አይቻልም ማለት የትርጉም የሌለው ስለሆነ ይህንን ዝም ብለን በዚሁ እናልፈዋለን። በየቀኑ እሰማለሁ ይላል ምናልባትም እንግዲህ በሙዚቃ በየቀኑ አዳምጣለሁ ለማለት ነው እሰማለሁ አይባልም። ማዳመጥ ነው ሙዚቃ አዳምጣለሁ ነው የሚባል እሰማለሁ አይባልም። ስለዚህ ሙዚቃን በየቀኑ አዳምጣለሁ ለማለት ነው። የኢትዮጵያ ሙዚቃ ምርጥ ነው ይላል። እሺ ይሁን እንግዲህ ሙዚቃ በየሀገሩ የተለያየ ሙዚቃ ነው ያለ የባህል ሙዚቃዎች አሉ ዘመናዊ ሙዚቃዎች አሉ። ስለዚህ የኢትዮጵያ ሙዚቃዎች ደግሞ እንግዲህ ራሳቸውን የቻለ መለያ ባህሪ አላቸው። እስክስታው ሊሆን ይችላል የድምጽ ቅላጼው ሊሆን ይችላል ወይም ደግሞ ሙዚቃውን ለማጀብ የሚጠቀሟቸው የሙዚቃ መሳሪያዎቹ ሊሆኑ ይችላሉ። ዞሮ ዞሮ እንግዲህ ምንድነው? የኢትዮጵያ በኢትዮጵያ ውስጥ የሚዘፈኑ ሙዚቃዎች ልዩ ናቸውና እወዳቸዋለሁ እያለ ነው። ባህላዊ መሳሪያዎ ልዩ ድምጽ አላቸው ይላል ኦኬ ሙዚቃውን ለማጀብ የምንጠቀማቸው ባህላዊ የሙዚቃ መሳሪያዎች የተለየ ድምጽ አላቸው ይላል። እንግዲህ እዚህ ላይ አሁን ባህላዊ ሙዚየም መሳሪያዎች ስንል የሙዚቃ መሳሪያዎች ስንል ምናልባትም የትንፋሽ የሙዚቃ መሳሪያዎች ሊሆኑ ይችላሉ ወይም ደግሞ የምት ባህላዊ የሙዚቃ መሳሪያዎችም ሊሆኑ ይችላሉ። ዞሮ እዚህ ጋር ምንድነው? የምትም ይሁን የትንፋሽ ሁሉንም ነው እሱ እንግዲህ የጠቀሰው ማለት ነው። ምናልባትም የምት ስንል እንደ አታሞ ወይም ከበሮ አይነቶችን ያካትታል። የትንፋሽ ስንል ደግሞ ምናልባትም እንግዲህ እንደ ዋሽንት አይነት የወንደ ጥሩምባ ዋሽንት አይነቶችን ያጠቅሳል ማለት ነው። ምናልባት የቅርብ ሙዚቃ ስንል ደግሞ እንግዲህ ማሲንቆ እንግዲህ ዋና ተጠቃሽ ይሆናል ማለት ነው። ባህላዊ እንግዲህ የሙዚቃ መሳሪያ ስለሆነ ማለት ነው። ስለዚህ ዘመናዊ ዘፈኖችም እወዳለሁ ኦኬ ከባህላዊ የሙዚቃ መሳሪያዎች በተጨማሪ ዘመናዊ ዘፈኖች ዘፈኖችንም እንደሚወድ እንግዲህ በዚህ አረፍተ ነገር አረጋግጧል ማለት ነው። ሲሰራ ሙዚቃ ያግዘኛል ይላል። ሲሰራ ሲሰራ የሚባል እንግዲህ የሰው ስም ነው ማለት ነው። ከዚያ ውጪ ሲሰራ ምንድነው? ሙዚቃ ያግዘኛል ይላል ምናልባትም ሙዚቃውን ሲያቀነባብር ሊሆን ይችላል ወይም ሲዘፍን ሊሆን ይችላል። ሲሰራ የተባለው አካል እንደሚያግዘው እንደሚያበረታታው እንደሚረዳው ነው የሚጠቅስ። በመኪና ውስጥ እሰማለሁ ይላል ሙዚቃ እንግዲህ መኪና ውስጥ ሁሉ ሆኜ አዳምጣለሁ እያለን ነው ማለት ነው። በጓደኞች ጋር አዳዲስ ድምፆችን እንለዋወጣለን ይላል እሺ አዳዲስ እንግዲህ ሀሳቦችን እንነጋገራለን ነው። አንዳንድ ዘፈኖች ያስቁኛል እውነት ነው። ብዙ ሙዚቃዎች እንደውም ያስቃሉ። ሌሎቹ ደግሞ ደስ ያሰኛሉ ይላል ትክክል ነው። ብዙዎቹ ያስቃሉ ብዙዎችም ደስ ያሰኛሉ። ሙዚቃ ስሜትን ይለውጣል አዎ ምን ጥያቄ አለው ሙዚቃ ያዳመጠ ሰው ባይ ዘ ዌይ በጣም ሲበዛ ስሜታዊ ነው። መሆን የማይፈልገውን ሁሉ እንዲሆን ያስገድዳል ሙዚቃ በራሱ በጣም በዚህ በኩል ሙዚቃ ትልቅ አስተዋጽኦ ያደርጋል። ቃላቱ ትርጉም አላቸው። አሁን በተለይ ሙዚቃ ላይ የሚደረደሩ ቃላት ስነ ቃላት በጣም

እሺ አመሰግናለሁ እንግዲህ አሁን በመጀመሪያ ከምን በፊት ሰላም ይበልጣልና ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምጽን እያሰመሁ ማለት ነው። ቃለ መጠይቁን በድምጽ አሰምቼ በማንበብ ለቃለመጠይቁ የመልስ ትንታኔ እሰጣለሁ አሁን ወደ ቃለመጠይቃችን እንሄዳለን። የንግድ አውታር መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችንም መጠቆም እድል ነው። መጠቀም መጠቆም ነው የሚለው እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሴን አስተዋውቄያለሁ። ስለራሴ ተናግሬያለሁ ሌሎችም ስለእነሱ ነግረውኛል የንግድ ካርዶችን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶቹ ምክር ሰጠውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን ይህን እድል አመሰግናለሁ። የስራ አውታል መረብ ለእድገት አስፈላጊ ነው ይላል። ደስ ይላል እንግዲህ ይሄንን አንቀጽ እንዲሁ ዝም ላይ ስናየው በቃ ስለ ንግድ አውታር ግንኙነት የሚያወሳና ምናልባትም እንግዲህ በዚህ በንግድ ዘርፍ ላይ ያሉ ሰዎች የሆነ ቦታ ላይ ስብሰባ አድርገው። የንግድ ካርድ ካርድ እንደተለዋወጡና በሀሳብም በቃ። ትልቅ ደረጃ ላይ እንደደረሱ እና ይሄ ሰውዬ እንግዲህ ለመጀመሪያ ጊዜ ስለነበረ እነዚህን አዳዲስ ሰዎች ማግኘት የሞከረው። በመጀመሪያ ላይ በጣም ፈርቶ ነበር ከእነሱ ጋር አብሮ ቀርቦ በኋላ ሀሳቡን እንግዲህ በነጻነት ለመግለጽ በጣም እየተርበተበተ እየፈራ እንደነበረ የሚያትቱ። አረፍተ ነገሮች ሁሉ በመሃል ላይ ይሄው እንግዲህ ሳነብ እንዳዳመጣችሁት አሉ። ዙሮ ዙሮ ምንድነው? ይሄ አንቀጽ የሚያወራው? በንግድ ሙያ ላይ የተሰማሩ ሰዎች ስብሰባ አድርገው በዚያ ስብሰባ ላይ እንግዲህ አዳዲስ ነገሮችን እያነሱ በእነዚያ ላይ ጠንክረው እንደሚሰሩና ምናልባትም እንግዲህ በንግድ አውተረ መረብ። በግንኙነት መፍጠር የተሻለ እድገትና እንደዚሁም የተሻለ ለውጥ። ሊያመጡ እንደሚችሉ በአጽኖት ቦታ በአጽኖት እንግዲህ ሀሳቡን አጠንክረው ሀሳቡን ተነስተዋል ወይም ወስነው ለስራ ተነስተዋል የሚል ሀሳብ ስለሆነ። እውነትም ይሄ የተሟላ አንድ አንቀጽ ነው ማለት እንችላለን። ስለዚህ አረፍተ ነገሮቹ ግን የተወሰነ ቃላቱ አውዳቸውን በተወሰነ መልኩ እየሳቱ የገቡ ስላሉ። አረፍተ ነገሩን አንድ በአንድ እያነበቡኝ እያስተካከልኩና ትንታኔ ተጨማሪ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወዲያ ትንታኔ ይሆናል አይደለም? የንግድ አውታረ መረብ ዝግጅት ላይ ነበርኩ ይላል የንግድ አውታር መረብ ዝግጅት ላይ ነበርኩ እንግዲህ። ንግድን በተመለከተ የንግድ አውታር መርብ ውይይት ላይ ሰውየው ሲከታተል ወይም ደግሞ ሲወያይ እንደነበረ ይገልጻል ማለት ነው። ይሄ አረፍተ ነገር ብዙ ባለሙያዎች ተሰብስቧል ኦኬ በዚህ የንግድ አውታር መረብ ዝግጅት ላይ ደግሞ እጅግ በጣም ብዙ ባለሙያዎች በንግድ ዘርፍ ላይ ትልቅ ሙያ ያላቸው ባለሙያዎች እንግዲህ ተሳትፏል ሰብሰበውን እያለ ነው። ከዚያ ደግሞ አዳዲስ ሰዎችን መጠቆም እድል ነው ይላል። መጠቆም ነው የሚል መጠቀም ለማለት ነው አዳዲስ ሰዎችን መጠቀም ወይም ደግሞ መጠቆም ሊሆን ይችላል። ግን መጠቀም ነው። መጠቀም ነው መሆን ያለበት ምክንያቱም እነዚህ አዳዲስ ሰዎችን ሀሳባቸውን ተጠቅሞ እነሱ የሚናገሩትን እና እነሱ የሚከተሉትን ወይም ደግሞ የነሱን መንገድ በመከተል የተሻለ ለውጥ ማምጣት ስለሚቻል እነሱን መጠቀም ነው። ስራ ስንሰራ እነሱን እነሱን እየተከተልን በመስራት የተሻለ ለውጥ ማምጣት እንደምንችል ለማንፀባረቅ ነው ሀሳቡን የተገለፀው ማለት ነው። እና መጠቁም ሳይሆን መጠቀም ተብሎ መገለጽ አለበት እነሱ የሚያደርጉትን ስራ እየተከተልን ለማለት ማለት ነው። በመጀመሪያ ትንሽ በረሁ እንግዲህ እዚያ ስብሰባው ላይ የማያውቃቸው ሰዎች ናቸው ስብሰባውን አብሮ ገብቶ ለመታደም መጀመሪያ ፈርቶ ነበር ይሄ ሰውዬ ማለት ነው የፍራቻ ስም ተፈጥሮበት ነበር። ግን ወደ አንድ ቡድን ቀረበው ምንም እየፈራ ሲፈራ ሲችል ምን አደረገ? ቀስ ብሎ ወደ አንዱ ቡድን ቀረብ አለና አብሮ ተቀላቀለ ራሴን አስተዋወቀ ለዚህ ቡድን ምን አለ? ከሌብ እባላለሁ ከዚህ ቦታ መጣሁ እንደዚህ እንደዚህ ነው የሰራ ልምዴ ምናምን እያለ እንግዲህ ራሱን በቻለው መጠን ሊገልጽ ሞከረ ማለት ነው። ስለራሴ ተናግሬያለሁ ስለራሱ ማንነት ከየት እንደመጣ የስራ ሙያውም እንደሚመስል በቃ ስለ ትምህርት ዝግጅቱ። የተወሰነ ነገር እንግዲህ ስለራሱ አብራራ ማለት ነው። ሌሎቹም ስለእነሱ ነግረውኛል። እነዚህ ሰዎችም ስለራሳቸው ምንነት እንግዲህ በተቃራኒው ገልጸውለታል ማለት ነው። የንግድ ካርዶች ተለዋወጥነው ይሄ ከሆነ በኋላ እንግዲህ ግንኙነት እየተፈጠረ ማለት ዝምድና እየተፈጠረ ነው ማለት ነው። ይሄም እንግዲህ ስራና ጠበቅ ለማድረግ እድል እየፈጠሩ ናቸው ማለት ነው የሚገርም የሙያ አጋጣሚዎች ሰማሁ። ኦኬ እንግዲህ ተነሱ ጋር ሲወያይ ማለት ነው። ስራን እንዴት አድርጎ መስራት እንደሚቻልና በጣም በአጭር ጊዜ ውጤታማ እንደሚሆን። እነ ሰው መሆን እንደሚችል በቃ ልዩ አጋጣሚ ነበር። እና እኔ ጭራሽ ያላሰፉት ሀሳብ ነው የተነሳ እያለ ነው እያለን ነው ማለት ነው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

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን። ቡና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ የቡናው ሽታ ብቻውን ያስደስተኛል በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈለዋለን ጓደኞቼ ሲመጡ አብረን እንጠጣለን ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ሁሉ ይሞላል ይህን ጊዜ በጣም እወዳለሁ። ቡና ያለ ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው ይላል። ዋው ደስ ይላል ደስ የሚል አረፍተ ነገር ነው። በእውነት እንግዲህ በተለይ እንደዚህ እንደ ኢትዮጵያ ያሉ ሀገሮች እንደው በዋናነት ኢትዮጵያ ማለት ነው። እንግዲህ የኢትዮጵያ ሁሉም አካባቢ ማለት ይቻላል ቡና ሳያፈላ እሚውል ማህበረሰብ የለም። እና ቡና ሲፈላ ደግሞ እንግዲህ ጎረቤት ይጠራል እንደዚሁም እንግዳ ሊመጣ ይችላል። ከዛ ያንን ቡና እንግዲህ እንደው በተለይ በኢትዮጵያ እስከ ሶስት ጊዜ ነው የሚፈላ እንግዲህ ቡድን ነው። እስከ ሶስት ጊዜ እየተፈላ ከእያንዳንዱ ፍሊት አንዳንድ ስኒ እንዲደርሰው ይደረጋል እዚህ አላለው ሰው ሁሉ ማለት ነው። እና እንግዲህ ይሄ ቡና ሲፈላ ሳቅ ጨዋታ ዝም ብሎ ፈገግታ ደስታ ነው። በቃ እና በጣም ነው ደስ የሚል ሴርሞኒው በጣም ያምራል። ፕሮግራሙ ማለት ነው የቡና ማፍላት ፕሮግራሙ። እና በዚህ ልክ እንግዲህ እየተዝናኑ እየሳቁ የጊዜ ማሳለፊያ ነው። ብዙ ጊዜ ግን ቡና ምንድነው? ሁል ቅዳሜ ነው ሰኞ ማክሰኞ ከሆነ ምናልባትም ለብቻ ብቻቸውን ነው ምሳ ሰዓት የሚያፈሉ። ምክንያቱም የስራ ሰዓት ስለሆነ ጊዜ ስለሚፈጅ ማለት ነው። እሁድና ቅዳሜ ከሆነ ግን በቃ ዘና ነው ከጎረቤት ከጓደኛ ጋር ተሰብስቦ ማለት ነው እና። ልክ አሁን ይሄ አንቀጽ እንግዲህ ሙሉ አረፍተ ነገሮችን ስናያቸው ምንድነው? ስለ ቡና ዘገጃጀት እና ቡና በቤት ውስጥ እንዴት እንደሚጠጣ እንዴት እንደሚፈላ። ሁሉን ነገር የሚያትት በመሆኑ እጅግ በጣም የተዋጣለት ደስ የሚል አንድ ሙሉ አንቀጽ ይሆናል ማለት ነው። ስለዚህ በዚህ አረፍተ ነገር ውስጥ በዚህ አንቀጽ ውስጥ ያሉ የተለያዩ አረፍተ ነገሮች ማለት ነው። በቃላት ደረጃ የተወሰነ ክፍተት ስላለ እነሱን እንግዲህ አንድ በአንድ እያነበብኩኝ። ለነዚህ አረፍተ ነገሮች የሆነ የማስተካከያ መንገድ ያደርጋለሁኝ። አሁን ወደ ትንታኔውና ወደ ማስተካከሉ እንዳለን ማለት ነው። ቡና ለኔ ልዩ ነገር ነው ይላል እሺ ይሁን ምክንያቱም በጣም እወዳለሁኝ እያለን ነው ማለት ነው። ቡና መጠጣት ለሱ ልዩ ነው ማለት ነው ሌላ ነገር ከመጠጣት ይልቅ ቡና ቢጠጣ በጣም ደስ እንደሚለው ነው እየነገረን ያለን ማለት ነው። በየቀኑ ሶስት ጊዜ እጠጣለሁ ይላል ኦ ይሄ ደግሞ አንደኛው ሱሰኛ ሆኗል አዲክትድ ሆኗል ማለት ነው። በየቀኑ ሶስት ጊዜ መጠጣት እጅግ በጣም ኢኮኖሚን ያቃውሳል ማለት። አሁን ቡና እንግዲህ ኪሎው ይታወቃል ወደ አንድ ሺህ ምናምን ነው አንድ ኪሎ ቡና እንኳን ስለዚህ በየቀኑ ሶስት ጊዜ የሚፈላ ከሆነ ምናልባት ችግር ሊፈጥር ይችላል ማለት ነው። ኢኮኖሚ ላይ እንግዲህ እንደየው የኢኮኖሚ አቅማችን ያው የምንጠጣውንም በዚህ ልክ መወሰን ተገቢ ነው ብዬ አምናለሁ እኔ በግሌ። የቡናው ሽታ ብቻውን ያስደስተኛል ይላል እሺ ውነው እንግዲህ ሲቆላ ማለት ነው ደስ የሚል ማዕዛ አለው እያለ ነው እውነት ነው። በቤታችን ባህላዊ ቡና እናዘጋጃለን ይላል። እንግዲህ ባህላዊ ቡና ሲባል ዝም ብሎ እንግዲህ በፋፍሪካ ተቆልቶ ታሽቶ ማነው ታሽጎ ተፈጭቶ ታሽጎ የሚላክ ሳይሆን እቤታችን በህብረት ምጣር ላይ ቡናውን በመቁላት እዚያው እዚህ በመውቀጥ ወይም ደግሞ በመፍጨት። የሚፈለው ቡና ማለት ነው። በኋላ ላይ ቡና ሲል በዚያ የተዘጋጀውን ደግሞ እጅግ ይመጨኛል እያለ ነው። በመጀመሪያ እናነሳዋለን ይላል እሺ ከዚያን እንፈጪዋለን ይላል። እናነሳዋለን ሳይሆን በመጀመሪያ ካጠብን በኋላ እንቆለዋለን ነው ቡናው ይቆላና ከተቆላ በኋላ። መፍጨት ነው እንግዲህ አቅጥጥጦ መፍጨት ነው። ከዚያ ጀበና ውስጥ እናፈለዋለን ይላል። ዱቄቱን የተፈጨውን ዱቄት የውናውን ዱቄት ማለት ነው። ጀበና ውስጥ በማድረግ ከውሃ ጋር እንዲፈላ ይደረጋል ማለት ነው። ጓደኞቼ ሲመጡ አብረን እንጠጣለን አዎ። እንግዲህ ቡና ቅድም እንደገለጹትኝ ለብቻ ሲጠጣ ይደብራል ከጎረቤት ከዘመድ ከአዝማድ ከብቻ ከጓደኛ ጋር ሆኖ ሲጠጡት ነው ደስ የሚል። ስለዚህ ቡና መጠጣት እረፍት ማግኘት ነው። ቡና ስንጠጣ ደግሞ እየሳቅን እየተሳሳቅን ቁጭ ብለን ስለሆነ በተዘዋዋሪም እረፍት እያገኘን ነው እያለ ነው። የቡና ሽታ ቤት ሁሉ ይሞላል የቡናው ሽታ ወይም ማዘው ቤቱን ሁሉ ያውደዋል ቤቱን ሁሉ በቡና ሽጣ ይሞላል እያለ ነው። እሺ ይህን ጊዜ በጣም እወደዋለሁ እንዴ እንደዚህ ሲሆን በቃ እንዲህ አይነቱን ጊዜ በጣም ነው የሚያስደስተኝ እያለን ነው። ቡና ቡና ያለበት ቀን ጥሩ ቀን ነው ቡና ሲፈላ ደስ ይለኛል ቡና በሚፈላ ቀን ደስ የሚል ቀን ይሆናል እያለ ነው። ይህ የእለት ተለል ልምዳችን ነው ይላል አዎ ተይክን ነው በኢትዮጵያ የተለመደ

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ወደ ቃለመጠይቃችን። ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዴ አንዳንድ አንዳንዱ ያንገራግራሉ ሌሎቹ ሙዚቃ ያዳምጣሉ እኔ እኔ ውጭ እመለከታለሁ ፀሀይ በጣም ትቃጠላለች ሙቀቱ ይበዛል መዘግየቱ ያበሳጨኛል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ ትራፊ ቀተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል ይላል። ደስ የሚል ነው እንግዲህ ምንድነው? የትራፊክ ፍሰቱ እጅግ በጣም አስቸጋሪ እንደሆነና በዚህም ምክንያት ደግሞ መኪና መንቀሳቀስ እንደማይችል መኪና ባለመንቀሳቀሱ ደግሞ እንግዲህ ይሄ ስብሰባ ለስብሰባው ለመታደም ወደ ስብሰባው ሊሄድ የነበረው ሰውዬ ስብሰባ ቦታ ላይ መድረስ እንደማይችል በዚህ ምክንያት ደግሞ እንግዲህ ደብዳቤ ጽፎ እንደሚልክ የራሱን ሀሳብ እያንፀባረቀ ነው ማለት ነው። ምናልባትም በዚህ አንቀጽ ውስጥ ሊተላለፍ የተፈለገው መልእክት በዚህ ልክ ነው። ከትራፊክ ጋር በተያያዘ የትራፊክ ፍሰቱ በጣም ከፍተኛ በመሆኑ መኪና እንደ ልብ መንቀሳቀስ ስላልቻለ ማለት ነው። ሰው ይሄን ስብሰባ ለመታደም ቀጠሮ ይዞ እየተጓዘ የነበረው ሰውዬም መድረስ ባለመቻሉ እንግዲህ ደብዳቤ ይጽፋል ማለት ነው። ስለዚህ እንደ አጠቃላይ ሀሳቡ በዚህ ዙሪያ የሚያጠነጥን ነውና ምናልባትም እንግዲህ እያንዳንዱን አረፍተ ነገር እያነበብኩኝ ለእያንዳንዱ አረፍተ ነገር ማለት ነው የመልስ ትንታኔና እንደውም የማስተካከያ ስራ እሰራለሁ ማለት ነው። አሁን ወደ ትንታኔውም ወደ ማስተካከሉም እንሄዳለን ማለት ነው። ዛሬ ትራፊክ በጣም ይበዛል ይላል ኦኬ እንግዲህ የሆነ ከተማ ላይ ሊሆን ይችላል ወይም ብቻ የሆነ ቦታ ላይ የሆነ ችግር ተፈጥሮ ሊሆን ይችላል ወይም ደግሞ እንዲሁ በተለየ ሁኔታ ዛሬ መኪናዎቹ እጅግ በጣም በቁጥራቸው ብዙ ሆነው ሊሆን ይችላል ማለት ነው። እንዲሁ ስንረዳ ግን የሆነ ችግር እንደተፈጠረ ነው ከትራንስፖርት ጋራ የሚያመላክተው። ዞሮ ዞሮ በእነዚህ ምክንያቶች ምንድነው ትራፊክ በጣም እንደበዛ ይገልጻል። ለሰአት ያህል አልተንቀሳቀስንም አዎ ለአንድ ሰዓት ያክል እንግዲህ እነዚህ መኪኖቹ መንቀሳቀስ እንዳልቻሉ ገልጿል። መኪናዎቹ ረጃጅም ወረፋ ፈጥረዋል አዎ ትክክል ነው። በጣም ርቀት ድረስ የመኪና ሰልፍ ሆኗል እያለ ነው ሁሉም እየጮኹ ናቸው መኪኖቹ ሁሉም መስመር መስመር እያሉ ፒ ፒ ፒ እያሉ እያለ እየጮሁ ናቸው። ነገር ግን ግን ማድረግ የሚችሉት ነገር የለም። ቢጮኹም ቢጮኹም እንኳን የሚያመጡት አንድም ለውጥ የለም እያለን ነው። ሰዎች አንዳንዴ ያንገራግራሉ አንዳንድ ሰዎች እንግዲህ ይቆጣሉ ያንገራግራሉ ማለት ነው። ሌሎቹ ሙዚቃ ያዳምጣሉ የተወሰኑት ደግሞ ሙዚቃቸውን እንግዲህ በኪሳቸው ከተው ምንድነው ኤርፎን ጆሮአቸው ላይ ይሰኩና ያንን ያዳምጣሉ እያለ ነው። እኔ ውጭ እመለከታለሁ ይሄንን ጽሁፍ የጻፈው አካል ደግሞ እንግዲህ መስኮቱን ማነው አንገቱን በመስኮት አውጥቶ ሊሆን ይችላል ወይም ወንበር ላይ ቁጭ ብሎ ወዴት ወዴት ያያል ማለት ነው። ወደ መስኮት ወደ መስኮት ያያል ማለት ነው። ስለዚህ በፀሀይ በጣም ትቃጠላለች ወደ ፀሀይ እንደዚ ስወጣ በጻም ፀሀይ በጣም ትቃጠላለች ሳይሆን ታቃጥላለች ነው መሆን ያለበት ፀሀይ። ፀሀይ ሲልም ይሄ ፀሎቱ ሳይሆን ፀሀዩ ዜሮን ክብ መስላ የምትሳለዋን ፀሀይ ነበር መጻፍ የነበረበት ዞሮ ዞሮ ያን ያህል ችግር የለውም። ፀሀይ በጣም ትቃጠላለች ሳይሆን ታቃጥላለች ነው ወይም ትፋጃለች ነው መሆን ያለበት ትክክል ነው። ሙቀቱ ይበዛል እንግዲህ ከሰአታ ነው ማለት ነው ሰዓቱ መዘግየቱ ያበሳጫል ለስብሰባዬ ዘግቼ እደርሳለሁ መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው ትግስት ያስፈልጋል የመጨረሻ ይንቀሳቀሳል ይላል። እንግዲህ በዚህ አንቀጽ ውስጥ እጅግ በጣም ብዙ አረፍተ ነገሮች ናቸው ያሉት እነዚህ አረፍተ ነገሮች ደግሞ እንግዲህ ስለ ትራፊክ ከትራፊክ ጋር በተያያዘ አይነት ነገር ስለሚያወሩ ሁሉም እንግዲህ በአንዴ ተቀናጅተውና ቅደም ተከተላቸውን ተስተካክለው ሲቀርቡ ምን ሊሆኑ ይችላሉ ማለት ነው። አንድ አንቀጽ ራሱን የቻለ አንቀጽ መሆን ይችላሉ ማለት ነው። እና እንግዲህ የኔም ትንታኔ በእነሱ ላይ ነው እንግዲህ የምጨርሰው። ይሄ መኪናዎቹ በጣም ጥቅጥቅ ብለው ትራፊክ በመጨናነቁ ምክንያት ምንድነው? ይሄ ወደ ስብሰባው እየሄደ የነበረው ሰውዬ መኪኖቹ ስላልተንቀሳቀሱለት ስብሰባው በሰአቱ ደርሶ የስብሰባው ተካፋይ መሆን አልቻለም። በዚህ ምክንያት ማለት ነው። ምንድነው የስራ መስተጓጎል ሊፈጠር ይችላል የሚል ጠቅለል ያለ ሀሳብ አለኝ። እንግዲህ በዚህ ጥያቄ ላይ ያለኝን ሀሳብ ጨርሻለሁ። አመሰግናለሁ።

እሺ አመሰግናለሁ እንግዲህ ከሁሉም በላይ ማለት ነው ሰላም ለሰው ልጅ እጅግ በጣም አስፈላጊና ወሳኙ ነገር ስለሆነ። እኔም እንደዚሁ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ። የሰላምታ ድምፄን እያሰማሁኝ ቃለ መጥይቁን። ቃል በቃል እያነበብኩኝ ለቃል መጠየቁ ማብራሪያ ወይም ደግሞ ትንታኔ እሰጣለሁ ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። ሳምንት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን ማለዳ ላይ። ለሚመጣው ጊዜ እንጠብቃለን ጀሪካኖችና ባልዲ ማዘጋጀት አለብን ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል። መጠበቅ ያሰለቻል ግን ምርጫ የለም። ውሃ ለህይወት አስፈላጊ ነው። መፍጠር እንችልህ ይሆናል ለማጠብና ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው ይህ ችግር። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ ይላል። እግዚኦ ጥሩ ነው እንዴት ይላል? ደስ የሚል አንቀጽ ነው። እንግዲህ በዚህ አንቀጽ ውስጥ ሊተላለፍ የተፈለገው መልእክት ምንድነው? የውሃ አቅርቦት ጋና የውሃን አገልግሎት እንደዚሁም ደግሞ የውሃ አቅርቦት ችግሮቹን የውሃን ጠቀሜታ ነው እንደ አጠቃላይ በዚህ አንቀጽ ውስጥ ሊተላለፍ የተፈለገው መልእክት። ዝሮ ዝሮ እያንዳንዳቸው አረፍተ ነገር በ ከውሃ ጋር በተገናኘ ነው የሚያጠጡት። ነገር ግን አረፍተ ነገሮቹ። አንዳንድ ቃላት ማለት ነው በትክክል የተጻፉ ስላልሆኑ እነሱን። አረፍተ ነገር በአረፍተ ነገር እያነበብኩኝ የማስተካከያ ወይም ደግሞ እርምት አደርጋለሁ ማለት ነው። አሁን ወደ ትንታኔው እና ወደ እርማቱ እንሄዳለን ማለት ነው። ሳምንት ውሃ እጥረት አለ ይላል አሁን ሳምንት ውሃ እጥረት አለ ሳይሆን። በዚህ ሳምንት የውሃ እጥረት አለ ተብሎ ቢገለጽ ጥሩ ወይም ደግሞ የሳምንት ሙሉ የውሃ እጥረት አለ ተብሎ ቢጠቀስም ትክክል ይሆናል ማለት ነው። እንጂ ሳምንት ውሃ ጥረት አለ ሳምንትም የባለቤት ነው በዚህ አረፍተ ነገር። ውሃ የሚለው ቃልም እንደዚሁ የዚህ አረፍተ ነገር ባለቤት ይሆናል ማለት ነው። እና በአንድ አረፍተ ነገር ላይ ሁለት ባለቤት ተመስርቶ ሊመጣ አይችልም ያም ደግሞ ትርጉም አልባ እንዲሆን ያደርገዋል አረፍተ ነገሩን ማለት ነው። ስለዚህ የተሟላ አረፍተ ነገር እንዲሆን በዚህ ሳምንት የውሃ ምን እጥረት አለ ተብሎ ቢጠቀስ ጥሩ። ወይም ደግሞ ሳምንቱን ሙሉ የውሃ እጥረት አለ ተብሎ ቢገለጽ ይሄም ያስኬዳል ማለት ነው። ስለዚህ በዚህ በሁለት አረፍተ ነገሮች መልኩ ሊስተካከል ይገባል የሚል የራሴ እርማታ አለ በዚህ አረፍተ ነገር ላይ ማለት ነው። ከዚያ በመቀጠል በየቀኑ አይመጣም ይላል አዎ የውሃ ጥረት ስላለ በየቀኑ ውሃ ስለማይመጣ። እውነትም በውሃ እንግዲህ በውሃ አጥረት ተቸግሯል ማለት ነው። ማህበረሰቡ በቦታው ላይ መሙላት አለብን ይላል በቦታው ላይ ሳይሆን እንግዲህ ውሃ የሚቀዳበት ራሱን የቻለ የውሃ መቅጃ ጄሪካን ሊሆን ይችላል ወይም ደግሞ ሮቶ የውሃ ሮቶ ሊሆን ይችላል። ዞሮ ዞሮ ያን የውሃ ማጠራቀሚያውን እቃ ዋይት እንደመጣች መሙላት እንዳለብን እያተተ ወይም እየገለጸልን ነው ማለት ነው። ማለዳ ላይ ለሚመጣው ጊዜ እንጠብቃለን ኦኬ እንግዲህ ዋይቱ ቧንቧ ስለሌለን። ምናልባት እንግዲህ በጧት ልትመጣ ትችላለች ውሃ በጠዋት ሊለቀቅ ይችላል እና ያንን ጊዜ እንግዲህ እንጠብቃለን እያለ ነው ማለት ነው እንደምትመጣ። ይሁን እሽ ችግር የለውም። ጀሪካኖች እና ባልዲ ማዘጋጀት አለብን አሁን እንግዲህ በዚህ በጀሪካኖች እና በባልዲ ዋን ቀድቶ ለመሙላት እነሱን ዝግጁ እናደርጋቸዋለን አጥበን አድርቀን እንግዲህ ንጹህ አድርገን እንጠብቃለን ቧንቧ የቧንቧ ውሃ እንደመጣች ቀድተን ሞልተን ስለምናስቀምጠው ማለት ነው። እንደዚያም እንዲህ እንዳልን ሁሉም ሁሉም ጎረቤቶች ይመጣሉ ይላል ምንአልባት ኋሀ ሊቀዱ ሊሆን ይችላል የሚመጡት የሚመጡበት ምክንያት አልታወቀም ነገር ግን። ውሃ ስለምትመጣ ያ ከዚያች ውሃ ከቧንቧ ለመቅዳት ሊሆን ይችላል የሚመጡት ማለት ነው። ረጅም መስመር ይፈጠራል ይላል እንግዲህ ረጅም መስመር ይፈጠራል ሲል ሰልፉን ነው አለመቅዳት እንደ እንደ አመጣጣቸው ቅደም ተከተል ስለሚሰለፉ። እንግዲህ መስመሩ ረጅም እንደሚሆን ይጠበቃል ማለት ነው። ወይም እንግዲህ ተስፋ ያደርጋል ማለት ነው። መጠበቅ ያሰለቻል ይላል እንግዲህ ረጅም መስመር ሰርቶ እውሃ ተራ አስከሚደርሰን ድረስ እዛ ቆሞ መጠበቁ እጅግ በጣም አሰልቺ ነው እያለን ነው። ግን ምርጫ የለም። ኦኬ እንደ አንሰለፍም ብለን እንዳንል ደግሞ ሌላ ምርጫ ስለሌለን የግዴታ ረጅም መስመርም ሰልፍም ቢሆን እንኳን ያንን ሰልፍ እጠብቀናል ሌላ አማራጭ ስለሌለን እዋችንን እንግዲህ ቀድተን እንሄዳለን እያለን ነው ማለት ነው። ውሃ ለህይወት አስፈላጊ ነው ውሃ እንግዲህ ለህይወታችን እጅግ ወሳኝ የሆነውን ውሃ ያለውን ችግር ሁሉ ተጋፍጠን ቀርተን ይዘን መሄዳችን አይቀሬ ጉዳይ ነው እያለ ነው ማለት ነው። ለማጠብ እና ለማብሰል እንጠቀመው

እሺ አመሰግናለሁ እንግዲህ ከምንም በፊት ማለት ነው ሰላም እጅግ በጣም ሲመዛ ትልቅ ቦታ አለውና። እና በመጀመሪያ ደረጃ ማለት ነው ሰላም እንዴት አላችሁ በማለት የተከበረ እና ጥልቅ የሆነ የሰላምታ ድምፄን አሰምቼ እየተመኘሁ ማለት ነው። ከዛ በኋላ ቃለ መጠይቁን በድምጽ በማሰማት ለጥያ ለቃለመጠይቁ ትንታኔ ወይም ማብራሪያ እሰጣለሁ ማለት ነው። አሁን ወደ ቃል መጠይቁ ማንበብ የእንቅልፍ ልምዴ ጥሩ አይደለም። ብዙውን ጊዜ ዘግይቼ እተኛለሁ ፊልም እመለከታለሁ ወይም አነባለሁ። ከዚያ ለመነሳት ከባድ ይሆናል ማለዳ ላይም በጣም እደክማለሁ። ቡናዬ ያስፈልገኛል የመተኛት መርሃግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ስድስት ሰዓት ያህል እተኛለሁ በቂ አይደለም። ስልኬን ባታም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው ይህን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ ይላል። ደስ ይላል እንግዲህ ሁሉንም አረፍተ ነገሮች ስናያቸው በአንድ ርዕሰ ጉዳይ ላይ ብቻ ያተኮሩና ስለ አንድ ርዕሰ ጉዳይ ማብራሪያ ወይም ትንታኔ የሚሰጡ ናቸው። ይህም ምንን በተመለከተ ነው ቢባል? አንድ ሰው በቀን ጤናማ እረፍት የሚወስደው እንግዲህ በባለሙያዎች እንደሚገለጸው ስምንት ሰዓት ነው ይባላል። አሁን ይሄ አረፍተ ማነው ይሄ አንቀጽ የሚያወሰው? ጤናማ ስላልሆነ የእንቅልፍ አወሳሰድ ማለትም የእንቅልፍ ጊዜን በሚመለከት ነው ማለት ነው። ይሄ ማለት ደግሞ ይሄንን እንግዲህ ከሀሳብ የጻፈው አካል ማለት ነው። በቀን ስድስት ሰዓት ብቻ እንቅልፍ እንደሚወስድና ስድስት ሰዓት ብቻ በመውሰዱ ደግሞ ጤንነቱ እንደታወቀ አይነት ነገር ስለዚህ። ይሄ ደግሞ ለሱ ለጤንነቱ በጣም ችግር መሆኑን ስለተረዳ ምናልባትም ከዚህ በኋላ የእንቅልፍ ጊዜህን እንደመጨመር እንዳለበት። ይኸው በዚህ በተለያዩ አረፍተ ነገሮች ለመግለጽ ሞክሯል ማለት ነው። አሁን እንግዲህ እያንዳንዳቸውን አረፍተ ነገር በድምጽ እያሰማሁ እያነበሁ ተጨማሪ ማብላሪያ ወይም ትንታኔ እሰጣለሁ ማለት ነው። ወደ ትንታኔው እንሄዳለን። የእንቅልፍ ልምዴ ጥሩ አይደለም። ይላል እንግዲህ እንቅልፍ ምናልባትም አንድ ሰው ስምንት ሰዓት ነው እንቅልፍ ጤናማ እንቅልፍ የሚወስድ የሰው ስምንት ሰዓት መተኛት አለበት ነገር ግን ይሄ ሰውዬ ምናልባትም ከስምንት ሰዓት በላይ ወይም ከስምንት ሰዓት በታች ነው የሚተኛ ማለት ነው። ዙሮ ዙሮ ጤናማ ያልሆነ የእንቅልፍ ልምድ ነው ያለው ማለት ነው። ብዙን ጊዜ ዘግይቼ እተኛለሁ ኦኬ ስለዚህ ማግኘት ያለበትን የእንቅልፍ ማሳለፍ ያለበትን እንቅልፍ ጊዜ እየተኛ እያሳለፈ አይደለም ማለት ነው። በጣም ትንሽ ጊዜ ነው የሚተኛ ማለት ነው። ምናልባት እንግዲህ በምን ስራ እንግዲህ ስራ ይበዛበት ይሆናል ማለት ነው። እሱን እንግዲህ ወደ ታች ወዳሉት አረፍተ ነገሮች የምን ሀሳቡን የምናገኘው ይሆናል ማለት ነው። ምን ይላል? ቀጥሎ ፊልም እመለከታለሁ ወይም አነባለሁ ፊልም ሲያነብ ወይም ደግሞ ፊልም ሲመለከት ወይም ደግሞ የተለያዩ መጽሐፍቶችን ሲያነብ ነው እንግዲህ ብዙውን ጊዜ የሚገለው የምሽቱን ሰዓት ማለት ነው። በዚህ ምክንያት ብዙ ሲያነብ ወይም ደግሞ ብዙ ፊልም ሲያይ የሌሊቱ ይገባደድና እንቅልፍ መተኛት ያለበትን ጊዜ ሳይተኛ ይቀራል። በዚህ እንግዲህ ይሄ እንቅልፍ ልምዶ ጥሩ አይደለም ጤናማ አይደለም እያለን ነው ማለት ነው። ከዚያ ለመነሳት ከባድ ይሆናል በጣም አምሽቶ ስለሚተኛ ጠዋት እንግዲህ ለመነሳት በጣም ይቸገራል ይከብደዋል ማለት ነው። ማለዳ ላይም በጣም እደክማለሁ አዎ እንግዲህ ከእንቅልፉ ተነስቶ ጠዋት በተነስቶ ስራ ለመስራት አይችልም ምክንያቱም በጣም አምሽቶ ነው የተኛው ለዚያ ነው ችግሩ ማለት ነው። ስለዚህ ቡናዬ ያስፈልገኛል ይላል ቡና ቡናዬ ሳይሆን ቡና ነው። ምንድነው? እንግዲህ ደክሞ ስለሚውል እንግዲህ እንዲህ አነቃቂ ነገር ይፈልጋል። ቡና እንግዲህ አንዱ አነቃቂ ትኩስ መጠጥ ነ። ስለዚህ እሱን ተጠጣው ግን ምናልባትም ድካሜ ሁሉ ይለቀኛል እያለን ነው ማለት ነው። የመተኛት መርሃ ግብር ማዘጋጀት አለብኝ አዎ ስለዚህ በጣም ሰዓት አምሽቼ ስለምተኛ ስድስት ሰዓት ብቻ እረፍት ስለማደርግ ያ ደግሞ ትክክል ስላልሆነ ከዚህ በኋላ ግን የምንኝታ የእረፍት ጊዜን ማስተካከል መቻል አለብኝ ማለትም ከስድስት ሰዓት ወደ ስምንት ሰዓት ወይም ወደ ዘጠኝ ሰዓት ሊሆን ይችላል። ከፍ ማድረግ አለብኝ በእንቅልፌ የማሳልፈውን ጊዜ እያለ ነው ማለት ነው። ትክክል ነው። ዶክተሮቹ ስምንት ሰዓት ይመክራሉ ይላል። ኦኬ ስለዚህ ጤናማ የሆነ የእንቅልፍ በእንቅልፍ ጊዜ የምናሳንፈው ሰዓት ስምንት ሰዓት ቢሆን ጤናማ ነው የሚል የሚል የዶክተሮች አስተያየት አለና ምናልቫትም ሰባት ሰዓት ይዞ እስከ ዘጠኝ ሰዓት ያለ የእንቅልፍ ጊዜ ማሳለፊያ እሱ ጤናማ ነው ማለት ነው። ስለዚህ ግን እኔ ስድስት ያህል እተኛለሁ ስድስት ሰዓት ያህል ብቻ ነው እሱ የሚጠኛ ማለት ነ። ስለዚህ የችግር ነው ማለት ነው። ስለዚህ ይሄ ስድስት ሰዓት ደግሞ በቂ አይደለም እያለ ነው ትክክል ነው ስልኬን ባታም በፊት ማስቀመጥ አለብኝ ይላል። ስልኬን በ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

እሺ አመሰግናለሁ እንግዲህ አሁንም እንደተለመደው በመጀመሪያ ቃለ መጠይቁን በድምጽ አሰምቼ ካነበብኩ በኋላ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቁ። ለደንበኛ አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል ስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ምስሎች እና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ በራስ መተማመን ማሳየት አለብኝ ጥያቄዎችን መመለስ እችል የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። ባአልኝ በጣም አሳሳቢ ነው ግን መዘጋጀት አለብኝ ደንበኛ በሙያዊነት እንደምናሰራ ማየት አለባቸው በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ ይላል። አቤት አቤት አቤት ደስ ይላል እንግዲህ ይሄ አንቀጽ እንዲሁ ስናነባቸው ምንድነው? በጣም ደስ የሚል ሀሳብ ነው። በእያንዳንዳቸው አረፍተ ነገር ላይ የተገለጹት ነገር ግን የቋንቋውን ሰዋሰዋዊ ዘዬ ያልተከተሉ የተለያዩ አረፍተ ነገሮች እንግዲህ በመሃል በመሃል የገቡ አሉ። ዝሮ ዝሮ እንግዲህ ይሄንን አንቀጽ ማለት ነው። አረፍተ ነገር በአረፍተ ነገር እያነበብኩኝ። ቃላቱን የማስተካከል እና እንደዚሁም ደግሞ እንግዲህ በእያንዳንዱ አረፍተ ነገር ሊተላለፍ የተፈለገውን መልእክት ተጨማሪ ማብራሪያ የምሰጥ ይሆናል ማለት ነው ወደ ማብራሪያው። ለደንበኛ አቀራረብ እያዘጋጀሁ ነው ይላል። እንደዚህ ሳይሆን ለደንበኛ አቀራረብ። እያዘጋጀሁ ነው ማለት ሳይሆን ደንብ ለደንበኛ ምንድነው የሚያቀርበው ነገር በመጀመሪያ ተብሎ ሲጠየቅ ምን እንደሆነ በዚህ ላይ በግልጽ የተቀመጠ ነገር የለም። ለደንበኛ የሚያቀርበውን ነገር። እንግዲህ በጥሩ ሁኔታ እያዘጋጀሁ ነው ለማለት ነው ዙሮ ይሁን ለደንበኛ ብቻ የሚደረግ ስጦታ አለ ማለት ነው። በመጪው ሳምንት ይሆናል እንግዲህ ይሄንን ለደንበኛ ያዘጋጀውን ነገር። የሚያቀርበው ወይም ደግሞ የሚያዘጋጀው በመጪው ሳምንት ሊሰጠው ወይም ደግሞ ሊያዘጋጅለት ነው ማለት ነው። ስላይዶች ማዘጋጀት አለብኝ ይላል ስላይዶች ስላይድ ማለት እንግዲህ ፓወር ፖይንት ነው። ምናልባት እንግዲህ የሚያብራራው ወይም ደግሞ የሚሰጠው ትንታኔ ይኖራል ማለት ነው። እንግዲህ በዚህ አስተያየት ላይ መረጃ በግልጽ መቅረብ አለበት። ኦኬ ስለሚያቀርባቸው ስላይዶች መረጃ በግልጽ መቅረብ አለበት የተሟላ መረጃ መሆን አለበት። ጥያቄዎች ቢነሱ እነዚያን ጥያቄዎች ስላይዱን መሰረት አድርጎ መመለስ መቻል ስላለበት ማለት ነው። ምስሎችና ግራፎች ያስፈልጋሉ ይላል። አዎ እንግዲህ በጥሩ ሁኔታ ስላይዶችን አቅርቦ ትንታኔ ለመስጠት ያንን የሚናገረውን ሀሳብ በተጨባጭ እንግዲህ ተቀባይነት እንዲኖረው ምስሎችና ግራፎች ያስፈልጋሉ ማለት ነው። ውበት ስለሚሰጡ ምስሎችና ግራፎች ለስላይዶች ውበት ስለሚሰጡ ነው። በድምጽ ከፍ አድርጌ መለማመድ አለብኝ ይላል። ኦኬ ያንን እንግዲህ ስላይዱን ሲያቀርብ እንዳይወዛገብ ወይም እንዳይፈራ ወይም እንዳይርበተበት እንግዲህ በድምጽ ከፍ አድርጎ ከማቅረቡ በፊት መለማመድ እንደሚኖርበት እየገለጸ ነው። ትክክል ነው። ምናልባት እንግዲህ ይሄ ሰው እውነትም ተመራቂ ሰው ሊሆን ይችላል ገና ፍረሽ የሆነ የመጀመሪያ ተመራቂ ነው። ፍራቻ የ የፍራቻ ስሜት ይታይበታል። በዚህ አረፍተ ነገር ላይ ስለዚህ በራስ መተማመን ማሳየት አለብኝ። አዎ እንግዲህ ድምጽ ከፍ አድርጌ ተለማምጄ ከዚያስ ማነው የፕረዘንቴሽኑ እለት ስገባ ስላይዱን ለማዘጋጀት ስገባ የራስ መተማመን እንትኔ ብቃቴ ከፍ አድርጌ ማሳየት አለብኝ እያለን ነው ማለት ነው። ይሁንልህ እንግዲህ ይሳካልህ ነው የምልህ እኔም። ጥያቄዎችን መመለስ እችል ዘንድ ነው። እንግዲህ ኮንፊደንሱ ማለት በራስ የመተማመን ብቃቱ ከፍ ካለ እንግዲህ ጥያቄዎችን የትኛውም እንግዲህ አድማጭ ማለት ነው። ወይም ደግሞ ታዳሚ ለሚያነሳቸው ጥያቄዎች እንግዲህ በትክክል ለመመለስ ዝግጁ ይሆናል ማለት ነው። እንግዲህ በራስ የመተማመን ብቃቱ ከፍ ካለ የቡድን አባላት ያግዙኛል ይላል። እንግዲህ እሱ ብቻ ሳይሆን ምናልባትም ጠበቅ ጠጠር ጠጠር ያሉ ጥያቄዎች ከተጠየቁ ከተጠየቀ ማለት ነው። የቡድኑ ውስጥ በዚያ ቡድን ውስጥ ያሉ አባላትም የሆነ መረጃ በመስጠት ያግዙታል ይተባበሩታል እነሱም የተወሰኑትን ጥያቄዎች በመመለስ እያለን ነው ማለት ነው። የግሩፕ ስራ ነው ማለት ነው። እንግዲህ እንደ አጠቃላይ አስተያየታቸውን እጠይቃለሁኝ በዚህ በሱ ባቀረበው ስራ ላይ። አሉታዊም ይሁን አዎንታዊ አስተያየታቸውን ምን አስተያየት አለ ብዬ በመጠየቅ እቀበላለሁ ነው። እንግዲህ አወንታዊውን አስተያየት በዚያው ለመቀጠል አሉታዊውን አስተያየት ደግሞ አሻሽሎ ለመቅረብ ያው ለኔ ግብአት ይሆናል ለነገ ስራ እያለን ነው ማለት ነው ጥሩ ነው። ደስ ይላል እንግዲህ በዚህ ልክ እንደው ኮንፊደንስ ያለው ሰው በመሆኑ አቀራረቡን እናሻሽላለን። እንግዲህ ስናቀርብ ስላይዱን በደንብ አዘጋጅተናል ስናብራራም ደግሞ በእያንዳንዱ ስላይድ ላይ በደንብ ግልጽ አድርገን ነው የምናብራራው እያለ ነው